በስራ ስንት ጥሪ ታደርጋለህ የሚል ጥያቄ አለ ቀጣይ እርእሴ በስራ ስንት ጥሪ ታደርጋለህ የሚለው ነው? በስራ ብዙ ጥሪወችን እናደርግ እችላለሁ በተለያየ አይነት ሁኔታ የተለያዩ ጥሬዎች አደርግ እችላሉ በስራ ሰዓት የተለያዩ ጥሪዎች እናደርግ እንችላለን። ማለትም ለምሳሌ እኛ በማንኖርበት ሁኔታ ላይ የተለያዩ ስራዎች ይኖራሉ እነኛን ስራዎች ለመስራት ደግሞ እኛ እዛ ቦታ ላይ ማንገኝበት ሊሆን ይችላል። እዛ ቦታ ላይ ደግሞ ተገኝተን እነኚህን ብዙ ጥሪዎችን እናደርግ እንችላለን። ምክንያቱም የተለያዩ የስራ ጥሪዎች ይኖራሉ የተለያዩ የሚያደርጋቸው ስልክ ድውሎች ይኖራሉ። እና ብዙ የስልክ ጥሪዎችን አደርጋለሁ ከዚህ እስከዚህም የማልለው አንዳንድ ጊዜ ያውም እንደየ ቀኑ ሊበዛም ሊያንስም ይችላል አንዳንዴ ላይኖር ይችላል ማለት ነው። ምክንያቱም በተለይ የሰራ ጥሪዎችን ነው የማደርገው እነዚህ የሰራ ጠሪዎች ደግሞ ይለያያሉ ጥሩም የሰራ ጥሪዎች ላደርግ እንችላል። ጥሩም የሚሆነው የስራ ጥሪዎችን ይዳረጋለሁ ማለት ነው። ምክንያቱም የሰው ልጅ ያው ቅድም አንስቼዋለሁ ማህበራዊ ተፈጥሮ ያለው ከመሆኑ አንፃር። ብዙ ከሰው ጋር ከሰዎች ጋር ብዙ አይነት ግንኙነቶች ይኖሩታል። እና እነኝህ ግንኙነቶች ደግሞ የተለያዩ ጥሪዎች የተለያዩ ግንኙነቶች እንዲያደርግ ያደርጉታል እነኚህ ግንኙነቶችን ደግሞ እሚያደርገው ደግሞ አንድ በስልክ ጥሪ ነው። እና እኔም ከዚህ ጋር ተያይዞ በጣም ብዙ ስልክ ጥሪዎችን አድርጋለሁ በጣም የተለያዩ የስልክ ጥሪዎችን አድርጋለሁ ከሰዎች ጋር ብዙ ግባባ አለው ብዙ የማወራቸው ነገሮች ይኖራሉ። ለምሳሌ እኔ ከስራ ቦታ ላይ በማልኖርበት ሁኔታ ይኖር ይችላል ያ ሁኔታ በተለይ ሁኔታ ሊፈጠር ይችላል ምግብ ምሳ መብላት ሊሆን ይችላል። ኦር የሆነ ጉዳይ ኖሮ በዛ ምክንያት ለጊዜው ስራዬ ላይ ባልገኝ የሚፈጠረው የተለየ እሚፈጠር የተለየ ነገር ካለ። ቀጥታ ሄደን ያንን ነገር ምን እናርጋለን ጥሪ እናደርጋለን ማለት ነው። ይደረግልኛል ማለት ነው። እና ያን ጥሪ ተከትዬ ደግሞ እኔ እሚፈልግ እኔን እሚፈልግ ደንበኛ ካለ ያን ደንበኛ በሚገባ ያን ሰውዬ ያን ሰውዬ አግዛለሁ ወይም ደግሞ እኔ ጋር በብዛት የመጣውን ጉዳይ ተፈጻሚ እንዲያደርግለት ወይም ደግሞ ስራውን እንዲሰራ በአግባቡ እኔ መጥቼ ያን ሰውዬ አግዘዋለሁ ማለት ነው። እና ብዙ ጥሪዎችን አደርጋለሁ። በስራ ስንት ጥሪዎችን ታደርጋለህ የሚለው ሰዓት የተለያዩ ጥሪው አደርጋለሁ። እንዲሁ ደግሞ በስራ ውጪ ሚደረግ ጥሪዎች አድርጋለሁ ግን በስራ ስላለኝ የተለያዩ ከአለቃ የሚደወል ስልክ ይኖራል አለቆች የት ነህ ምን እያደረክ ነው የስራ የሚል ጥሪዎች ሊኖሩ ይችላሉ። እኛ ጥሪዎች እምናስተናግድበት ሁኔታ ይኑራል የተለያዩ ጥሪዎችን አስተናግዳለሁ ወይ ትእዛዝ ሊሆን ይችላል። ወይም ደግሞ ስለምንሰራው ስራ አቅጣጫ ለማስቀመጥ ወይም ደግሞ በተለያዩ መሰረታዊ ነገሮችን ለማስጨበጥ እሚደረጉ ነገሮች ይኖራሉ። እና እነዚህ ጥሪዎች የተለያዩ ጥሬዎችን አደርጋለሁ ማለትም እንደ አጠቃላይ ከዚህ እስከዚህ እማልለው የተለያዩ ጥሪዎችን አደርጋለሁ። እነኚህ ጥሪዎች ደግሞ ይነስም ይብዛም ለስራ አስፈላጊ ሆኖ ስራን ለማቀላጠፍ ስራን የተሻለ ነገር ላይ ለማድረስ ሰዎችን እሚፈልጉትን አገልግሎት በአግባቡና በቅልጠፍና በተጨባጭ ለማድረስ ያገለግሉናል ማለት ነው። እነኚህ በስራ ሰዓት ላይ የምናደርጋቸው የስልክ ጥርጆች ማለት ነው። እና ኦልሞስት ብዙ ጥሪዎች ያደርጋለሁ አንዳንድ ቀኖች ውስጥ እና እንደዛውም ደግሞ አንዳንዴ ጥቂት እሚባሉ የስልክ ጥሪዎችን ላደርግ እችላለሁ። በተለይ አይነት ሁኔታ ግን እንደየቀኑ ሊለያይ ይችላል። እንደየሁኔታው ሊለያይ ይችላል እንደየስራው አስፈላጊነቱ ደግሞ ሊለያይ ይችላል። አንዳንዴ ጥሪዎች በጣም እሚቀንሱበት ሁኔታ ይኖራል። እና አንዳንዴ ደግሞ ስራ በሚኖርበት በጣም ብዙ ስራዎች የሚኖሩበት ሁኔታ ደግሞ ጥሪዎች ይኖራሉ ይደውሉ ይኖራል እና የት ነህ ና ግባ ወደ ስራ የሚባሉ ነገሮች ይኖሩ ይችላሉ። በተለያየ አይነት ሁኔታ መንግስት ሊሆን ይችላል። በግለሰብ ደረጃ ብዙ ነገሮችን የስራ ጥሪዎችን እምናከናውንበትና እምናስኬድበት መንገድ አለ። እና እንደ አጠቃላይ እኔ በጣም ብዙ ስልክ ጥሪዎችን ደግሞ በስራ ሰዓት እሚደረጉ ጥሪዎችን አስተናግዳለሁ። በሚገባም ስራዬን እምሰራበት ሁኔታ አለ። ለዛም ብዙ የስልክ ጥሪዎችን አደርጋለሁ። እኔም ደግሞ ከስራ ቦታ ላይ በተለያየ አይነት ሁኔታ የማልኖርበት ሁኔታ ከተፈጠረ የተለያዩ ስራ ሰዓት የስራ ጥሪዎችን አደርጋለሁ። እነኝህ የስራ ጥሪዎች ደግሞ ተገልጋዮች የሚፈልጉትን አገልግሎት በሚፈልጉት ሰዓት ለመድረስ የተለያዩ ተግባራት እናከናውናለሁ። ማንኛውም ሰው በችግር ምክንያት ነው እዛ ጋር የሚመጣው። ያንን ደግሞ በመረዳት እኔ እምችለውን ከእኔ ማቅረብ ያለብኝን ግልጋሎትም ደግሞ አዎ ወቅቱን የጠበቀ ወቅቱን የጠበቀ የስልክ ጥሪዎችን አደርጋለሁ ማለት ነው። በስራ ሰዓት የሚለውን ነገር መስራት እፈልጋለሁ። አጠቃላይ እንደሁኔታው ቢለያይም ብዙ አንዳንዴ ትንሽም ጥሪዎችን ላደርግ እችላለሁ በስራ ሰዓት ማለት ነው። እና ይሄን ይመስላል

ቅመማ ቅመም የበዛበት ምግብ ትወዳለህ የሚል ነገር አለ? ያው ምግብ ተለያየ አይነት ሁኔታ እወዳለሁኝ ምግብ የማይወድ ሰው ይኖራል ብዬ አላስብም። ግን ምንድነው ቅመማ ቅመማ የበዛበት ምግብ ትወዳለህ ወይ ነው? እንደ አጠቃላይ ቅመማ ቅመሙ ካልተጋነነ በጣም እወዳለሁ። ምግቡ የምግብ ቃናነቱን ካላጣ ምግቡ ደስ የሚል ከሆነ ምግቡ ጣፋጭ ከሆነ ምግቡ ደስ የሚል በጣም ማዕዛ ካለው በጣም ነው የምወደው። እና ምንድን ነው? የቅመማ ቅመሞች ደግሞ ብዙ ጊዜ ምግብ ውስጥ የሚጨመሩት አይብዙ እንጂ ለማጣፈጥ እንደመሆኑ መጠን የሚጣፍጥ ምግብ ደግሞ ማንም ሰው የሚጠላ የለም። ሁላችንም እንወዳለን ጣፋጭ የሆነ ምግብ ብንበላ በጣም ደስ ይለናል። እና እኔም ደግሞ ከእነኛ ሰዎች ውስጥ አንዱ ነኝ ጣፋጭ የሆኑ ምግቦችን መመገብ እወዳለሁ። እና እነኚ ጣፋጭ የሆኑ ቅመማ ቅመም የበዛባቸው ምግቦች ደግሞ ብዙ ጊዜ እንዲጣፍጡ ለምሳሌ በእኛ ሀገር ደረጃ ብዙ ቅመማ ቅመሞችን እንጠቀማለን። ለምሳሌ በቀላሉ ብናነሳ የዶሮ ወጥ ሲሰራ ጥቁር ቅመም ነጭ ቅመም እንዲሁ ደግሞ ያሉ የተለያዩ ቅመማ ቅመሞች ይጨመራሉ እንዲሁም ለምሳሌ እና አልጫ ቢሆን የሚሰራው ወይም ደግሞ አልጫ ወጥ የሚሰራ ቢሆን ተለያዩ መልኩን ለማስተካከል የምንጠቀምባቸው ቅመሞች ይኖራሉ እርድ የምንላቸው ሊኖሩ ይችላሉ። እና በተለያየ አይነት ነገሮች ቅመማ ቅመሞች ነው እነዚህ ቅመማ ቅመሞች ደግሞ በተለያየ አይነት ሁኔታ ምግብ ውስጥ ሊሆን ይችላል እንጀራ ውስጥ ሊሆን ይችላል ዳቦ ውስጥ ሊሆን ይችላል። የምንመገባቸው የተለያዩ ምግቦች ውስጥ ደግሞ በመጠኑና በአሪፍ ሁኔታ የሚገቡና የሚቀመሙ ከሆነ በጣም አሪፍ። ውጤት እናገኛለን ያ ውጤት ደግሞ የሚጣፍጥ ምግብ እንፈጥራለን ያ የሚጣፍጥ ምግብ ደግሞ ማንም ይጠላዋል ብዬ አላስብም። ምናልባት አንዳንድ ሰዎች እንደኛ አይነት ቅመማ ቅመም የበዙባቸው ምግቦች ላይመገቡ ይችላሉ እኔ ግን እነኚህ ቅመማ ቅመም የበዛባቸው ምግቦች በሚገባ ነው ምመገበው በሚገባ ነው። ራሴን ይሄ ነገሮችን የምጠቀመው ማለት ነው። እና ያው በተቻለ አቅም እንደውም ቅመማ ቅመምች ያለባቸው ምግቦች ብንመግብ እንደራሴ አሪፍ ነው ብዬ ነው የማስበው። እኛን የሚጎዳ ነገር የለውም እኛን የሚጎዳ ነገር እስከሌለው ድረስ ደግሞ ብዙ ነገር ብንጠቀም በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለው። ይሄ ነገር ደሞ ብዙ ውጤታማ የሆነ የምግብ ጣዕም ይኖረዋል። የተለየ ጣዕም ይኖረዋል እነኚ ቅመማ ቅመሞች እና ለምሳሌ ነጭ ሽንኩርት በቀላሉ ብናነሳ ወጥ ሰርተን ነጭ ሽንኩርት ሚኖር ቅመም ተወቅጦ የሚኖር ከሆነ ያንን ቅመም ስንጨመርበት ወጡ የተለየ ማዕዛ ይኖረዋል። እና ይሄ ምንድነው? በምግብ ውስጥ የሚጨመር የተለያዩ ነገሮች መኖራናቸው ነው ቅመማ ቅመሞች ናቸው። እና የተለያዩ ምግቦች ስንሰራ የሚጨመሩ ቅመማ ቅመሞች አሉ የተለያየ አይነት ማለት ነው ምናልባት ያው ሴቶች ይሄን ነገር በሰፊው ማበራት ይችላሉ ብዬ አስባለሁ። ብዙ ቅማማቅሞችን የሚጠቀሙት እንዲሁም ደግሞ እንደተለያዩ አለም አገሮች ምናልባት እንደ ኢትዮጵያ ሴቶች አብዛኛውን ምግብ የማብሰል ሀላፊነት የሚወስዱ ሴቶች ከመሆናቸው አንፃር እነኚህን ቅመማ ቅመሞች በስነ ስርዓት ቀምሞ በስነ ስርዓት ምግብ ውስጥ በመጠን ጨምረው ሳይበዛም ሳያንስም የሚያቀርቡልን እህቶቻችን ወይ እናቶቻችን ወይ ሚስቶቻችን ሊሆን ይችላል ወይ ሴቶች በአጠቃላይ እነኚህን ነገሮች በሰፊው ያቁታል ብዬ አስባለሁ። እና ከዛ አንፃር እነኚህን ነገሮች ማንሳት እፈልጋለሁ ቅመማ ቅመሞችን በሚገባ ይሄ የሚጣፍጥ ምግብ ላይ ጨምረን ብንጠቀም አሪፍ ነው እንላለን። እና ቢበዛም ከመጠን በላይ ካላለፈ ችግር የለውም ቢበዛም የሚለውን ነገር ማንሳት እፈልጋለሁ። ነገር ግን በጣም በዝቶ ከመጠን ያለፈ ነገር ከሆነ ግን ትንሽ አስቸጋሪ ነው። እና እንደ አጠቃላይ ግን ከተለያዩ አይነት ሁኔታ ቅመማ ቅመሞች ከመጠን በላይ ሲያልፉ ቢበዛበትም ጣፋጭ ምግብ ለመፍጠር እስከሆነ ድረስ እነኚህ ነገሮችን የምንጠቀመው ብዙ ቅራኔ የለኝም። እና እኔ ደስተኛ ነኝ እንዲ አይነት ምግቦች እንደውም የተለያየ የሀገራችን ክፍሎች የሚሰሩ ምግቦች ይኖራሉ በጣም ብዙ አይነት ቅመሞች ተቀምሞ እዛ ምግብ ውስጥ ይጨምራሉ ከመጠን በላይ ካላለፈ ቢበዛበትም ጣፋጭ የሆነ ምግብ እስከተሰራ ድረስ ያ ነገር አይረብሸኝም። እና እንደ አጠቃላይ ግን በጣም ደስ ነው የሚለኝ ማለት ነው። ምግብ የበዛበት ምግብ ብንመገብ እንትን አይኖረውም አሪፍ ነው ብዬ ነው የማስበው። እና እንዳጠቃላይ እወዳለሁ ከመጠን በላይ ካላለፈ ቢበዛም ብዙ አይረብሸኝም የሚለው ነገር ማንሳት እፈልጋለሁ ማለት ነው። እና ምግቦች እንደውም ስንሰራ ቅመማ ቅመሞችን በደምብ ብንጨምር የተለያዩ አቅርቦቶችን በአግባቡ እንትን ብንል ቢኖሩንና ብንጨምር በጣም የተሻለ ነው የሚለውን ነገር ማንሳት እፈልጋለሁ። እና እንደ አጠቃላይ ስለ ቅመማ ቅመሞች ያለኝ አመለካከት ወይም ደግሞ ግንዛቤ ይህን ይመስላል። እና በተቻለ አቅም ሁሉም እንደዚ አይነት ነገሮችን ቢጠቀም መልካም ነው የሚለውን ነገር ማንሳት እፈልጋለው። እና ይበል የሚያሰኝ ነገር ነው። አሁን የተረዳሁት ማለት ነው። እና ይሄን ይመስላል እንደ አጠቃላይ

ቀጣይ ደግሞ ወተት ትጠጣለህ ሚል ርዕስ አለ እና ምንድነው በዚህ ርዕስ ስር ብዙ ነገሮችን አነሳለሁ። ያው እንደሚታወቀው ወተት ከተለያዩ ሁኔታዎች ከተለያዩ እንስሳት ተዋጾዎች እንደምናገኝ ታወቀ ነው። እና ወተት ምንድነው ከሚለው እንጀምርና? ወተት ያው ከተለያዩ ነገሮች እናገኛለን ያው ከህፃንነታችን የእናታችንን ጡት መጥባት ጀምረን ካደግንም ደግሞ የተለያዩ እንስሳት ወተቶችን የምንጠጣበት ሁኔታ አለ። እና የላም ወተት ሊሆን ይችላል የፍየል ወተት ይኖራል የግመል ወተት ሊሆን የበግ ሊሆን ይችላል እና በጣም ብዙ የወተት ምንጮች ይኖራሉ። እንዲሁም ደግሞ ፋብሪካ የሚቀነባበሩ ከላም የሚገኙ ወተቶች ተቀነባብረው በእሽግ በጣሳ መልኩ ሆኖ በዱቄት መልክ የሚቀርቡ የወተት ምርቶች ይኖራሉ። ወተት ምንድነው እና ደግሞ ከምን እናገኛለን ከሚለው ስነሳ ማለት ነው። እና በተላይ እንደ ሀገራችን እትዮጵያ በጣም ወተትን ማይወድ ሰው ማግኘት በጣም በጣም እምብዛም ነው ማለት እንችላለን። አብዛኛው የሀገራችን ህዝብ ወተትን በጣም ይወዳል ለወተት ትልቅ የሆነ ፍቅር አለው። ወተት የማይጠጣ አለ ብዬ አላስብም። በጣም በብዙ ወልኩ ወተትን የምንወድ መዳፈር አይሆንብኝ በጣም ለወተት ጥሩ ፍቅር ያለን ማህበረሰቦች ነን። እና እኔም ከዛ ማህበረሰብ እንደመውጣቴ መጠን ወተትን በሚገባ እጠጣለሁ እና ደግሞ እወዳለሁም ምንም ምጠላበት ሁኔታ የለም ማለት ነው። እና ወተት ብጠጣ በተለያየ አይነት ሁኔታ እነኚህ ወተት የሚባሉ ነገሮችን ምርቶችን ብጠቀም በጣም ደስተኛ ነኝ። በጣም እላለው እና ለኔ ምንድነው ወተት እንዳጠቃላይ በደንብ ነው የምጠጣው የሚለውን ነገር ማንሳት እፈልጋለሁ። እደዝህ ስንጠጣ ደግሞ የተለያዩ ነገሮችን እንጠቀማለን ምንድነው? ወተት በራሱ ለምሳሌ ካንድ ላም የሚታለብ ወተት ይታለብና በተለያየ ሁኔታ የሚከማችበት ወይም ደግሞ የሚቀመጥበት ሁኔታ አለ። እዛ ውስጥ ሶስት ቀን አራት ቀን አምስት ቀን የሚቆይበትን ሁኔታ ወደ እርጎ ሚባል ነገር ይቀየራል። ይሄ ወተቱ የመጀመሪያ ፈሳሽ የነበረው ወተት ጠንከር ወዳለ የወተት ምርት ይለወጣል ማለት ነው። ይሄ ጠንከረ ያለ የወተት ምርት ደግሞ በጣም ሲጠጡት ደስ የሚል ስንጠጣው ማራኪ የሆነ እጣም ያለው እንደ ዳቦ ቁርስ ቁርስ የሚል የወተት አይነት ይሆናል ማለት ነው። የእርጉ የምንለው ነገር እና አርጎ የምንለው ነገር ደግሞ የሚናጥበት ሁኔታ መናጥ ይባላል። እና ይሄም ሲናጥ ደግሞ ቅቤ ሚባል ምረት ይሰጠናል። እርጎ ወተቱ ረግቶ ረግቶ ደግሞ የረጋው ወተት ደግሞ በሚናጥበት ወይም ደግሞ ያን ያንን ወተት በምንመታበት ጊዜ ወደ ምን ይቀየራል ወደ ቅቤነት ውስጡ ይወጣል ማለት ነው። ቅቤውን ደግሞ እናወጣለን ያን ቅቤ ደግሞ በተለያየ አይነት ሁኔታ አንጠቀመዋለን በተለይ እንደ ሀገራችን ከወተት ምርቶች ውስጥ አንዱ ቅቤ ነው። ቅቤው በወጥ ውስጥ ልንጠቀመው እንችላለን በተለያዩ ማዕድ እንትኖዎች ውስጥ እንጠቀመዋለን ምግቦች ውስጥ እንጠቀመዋለን በተለያየ ገንፉ ሊሆን ይችላል ቂንጬ የምንላቸው ሊሆን ይችላል ይሄን ቅቤ እንጠቀመዋለን ማለት ነው። የወተት ተዋጽኦ ነው። እሱም ከዛ ከቅቤው ተለይቶ ደግሞ አሬራ የሚባል ነገር አለ አሬራን ብንጠጣ በጣም አሪፍ ነው። እና ደግሞ አንዳንዴ አሬራ ደግሞ ወደ ምጣድና በእሳት ሲፈላ ወደ አይብ የሚባል ነገር እና አጓት የሚባል ነገር ይወጣል። አይብም ደግሞ በጣም ጥሩ የሆነ የወተት ተዋጽኦ ነው ማለት ነው። እና የወተት መጠጣት በጣም ያስደስተኛል በውስጡም ደግሞ የተለያዩ ንጥረ ነገሮች ከመኖራቸው አንፃር ወተትን በተቻለ አቅም ብንጠቀም ጤናችንን መጠበቅ እንችላለን። ራሳችንንም ጤናማ መሆን እንችላለን የተለያዩ ንጥረ ነገሮችንም ከወተት እናገኛለን ማለት ነው። ከተለያዩ ንጥረ ነገሮች በወተት ውስጥ የምናገኝበት ሁኔታ ይኖራል ማለት ነው። እና እንደ አጠቃላይ ምንድነው የተለያዩ አይነት የወተት ተዋጽኦዎችን እናገኛለን ማለት ነው። እና ወተት በጣም እጠጣለሁኝ በጣም ደስ የሚል ነገር ነው። ከውስጡ የምናገኛቸው ካልሽም ፖሲፈረስ አይነት ንጥረ ነገሮች ይኖራሉ። እነኚህ ደግሞ በጣም ከልጅነታችን ላአጥንት እድገት ልሆን ይችላል ወይም ደግሞ በተለያዩ ሰነክሬዎቻችን በጣም ጥሩ ናቸው። እና ከዛ አንፃር በጣም ብዙ ወተት እጠጣለሁኝ፤ ባገኘሁበት አጋጣሚ እድሉን እጠቀማለሁ ማለት ነው። እና ወተት መጠጣት በጣም ያስደስተኛል፤ እና ደግሞ በተለያየ ሁኔታ ደግሞ እጠጣለሁኝ፤ የተለያዩ አጋጣሚዎችንም እጠቀማለሁ። እና ወተትም እንደ አብዛኛው የኢትዮጵያ ህዝብ እወዳለሁ የሚለውን ነገር ማንሳት እፈልጋለሁ። በተለያየ ሁኔታ ደግሞ ላሞች ይኖራሉ በገጠሩም በከተማውም የተለያዩ ላሞች ይኖራሉ በግዢ የሚሆን ላም በማርባት ይህን ወተት ማግኘት እንችላለን። ያገኘነው ወተት ደግሞ በአግባቡ መጠቀም ጤናችን እንጠብቃለን። እኛም ደግሞ ጠጥተን የአእምሮታችን ደግሞ ጤናችንን መጠበቅ ጥሩ የሆነ የአካል ብቃት እንዲኖረን እናደርጋለን። የሚለውን ነገር ማንሳት እፈልጋለሁ ማለት ነው።

ምንድነው ስለ ቅርብ ጓደኛ ንገረኝ የሚል ነገር አለ ያው ምንድን ነው የሰው ልጅ የተለያየ ውጣውረድ ከፍታ ዝቅታ ይኖሩታል እና በነኝህ ሁኔታወች ደግሞ የተለያየ ጒደኛ ይኖረዋል እና በተለያየ ጓደኛ ይኖረኛል እና የተለያየ ጓደኛ ይኖሩኛል እንደገና ደግሞ ጥሩ የሆነ ጓደኝነት ተግባቦት አለኝ አንዳጠቃላይ ብዬ አስባለሁ በቻልኩት አቅም ከጓደኞቼ ጋር ጥሩ የሆነ ግንኙነት እንዲኖረኝ ነው የምፈልገውም የማደርገውም እኒህም ግኝቶም ደግሞ ጤና መሆን ማለት እኔም እንደ አንድ ግለሰብ ጤና የምሆንበት ሁኔታ አለ የኔ ጤናማ ማለት ደግሞ ጓደኞቼን ጥሩ ግንኙነት ይኖረናል ማለት ነው እና ለምሳሌ አብሬ ትማር የነበረው ወደ አሁን ወደ ስምንት አመት የቆየኝ ጓደኛ አለኝ እና ከእሱ ጋር አሁን ጥሩ ነገር ግንኙነት ነው ያለን ጥሩ የሆነ ተጋቦት አለን ጥሩ የሆነ ሳር መግባባት እንችላለን ይነስም ይብዛም የተለያዩ ነገሮችን አብረን የምናደርግበት ሁኔታ አለ የተለያዩ ከፍታና ዝቅታዎችንም አብረን ያለፍንባቸው ሁኔታዎች አሉ የተለያዩ ተግዳሮቶችንም አብረን አልፈናል ስኬቶችን አብረን አሳክተናል የተለያዩ ውድቀቶችም ቢኖሩ አንዱ አንዱን የደገፈበት ሁኔታ ይኖራል አለ እና እንደ አጠቃላይ ግን ጓደኝነት ብዙ የሚፈተንበት ሁኔታ ይኖራል ብዙ ተግዳሮቶች ይገጥሙታል ብዙ አለመግባባቶች ይኖራሉ እና አነኝሁን ሁሉ ሰብረን አልፈን የምንሄድበት ሁነታ ነው ጉአደኝነት እምንለው ማለት ነው እና ምንድነው አጠቃላይ የተለያዩ አገር ጓደኞች ይኖረናል እና የቅርብ ጓደኛዬ ከእሱ ጋር በጣም እንግባባለን ብዙ ጊዜ እንደዋወላለን በሱ ጥሩ ነገር አለኝ እሱም ደግሞ እንደዛው ነው ብዬ ነው የማስበው እና ብዙ ሌሎችም የቅርብ ጓደኛ አሉኝ ሜይ ቢ የቅርብ ጓደኞች ውስጤን ሊረዱ የሚችሉ ልግባናቸው የምችል ላወራቸው የምቺል እና የተለያየ ሁኔታወች ውስጥ አብረን ልንግባኝ የምንችላቸው የምንችል ሰወች ናቸው ማለት ነው የቅርብ ጉአደኞቼ የምላቸው ሰወች እና ከእነሱ ጋር ጥሩ ግንኙነት እፈጥራለሁ መቼ አልቆጣጠርም ተያይዞ መልካም እውነቶችን እፈጥራለሁ እና ብዙ ነገሮች መናገር እችላለው ስለ ጓደኛዬ ቅን ነው ሃይማኖተኛ ነው የምለውን ነገር ማንሳት እፈልጋለሁ። እና ደግሞ መካሪዬም ነው ስህተት፣ ስህተቴን የሚያርም ነው። በዚህ ጋር እንደዚህ ነው እንደዚህ ነው እያለ፣ ስህተቴን የሚያርም ነው። እና ብዙ ነገሮችን ማንሳት እንችላለን፤ ስለ ጓደኝነት ማለት ነው። እና እኔም ስለ ጓደኝነት እነኚህን ነገሮች በጣም ማንሳት እፈልጋለሁ። እና ጥሩ ጓደኛ አለኝ መልካሙን የሚያበረታ፣ መልካም ያልሆነውን ደግሞ የሚወቅስ እና ደግሞ በቻልክ አቅም በሀሳብ የሚደግፈኝ በሚችለው ነገር ደገፍ የሚያደርገኝ ጓደኛ አለኝ። ያው ስለ ቅርብ ጓደኛ ንገረኝ በሚኖረን ስር እና ይሄ ጓደኝነት ደግሞ በጣም መልካም ሊሆን ይችላል። ተግዳሮቶችም የበዙበት ፈተናም ያለበት ጓደኝነት ሊሆን ይችላል እና በአጠቃላይ ግን የቅርብ ጓደኛ አለኝ። እነኚህ የቅርብ ጓደኞች ደግሞ ጥሩ የሆነ ግንኙነት አለኝ ማለት ነው፤ ከጓደኞቼ ጋር እና ይህ ደግሞ ለእኔ በጣም ጥሩ ነው። ምክንያቱም ከእኔ የተሻለ ሰዎች ጋር መገናኘት እድሉ ሲኖረኝ እነኚህ ሰዎች ለኔ ጥሩ የሆነ መመሪያ ይሆኑኛል፤ ወይም ደግሞ የተለያዩ ነገሮች የተሻለ ግንዛቤ እንዲኖረኝ ያደርጋሉ። እና የተሻለ አቅም የተለያዩ ጓደኞች ይኖሩኛል። በስኬትም ሊሆን ይችላል በውድቀት ዘመኔ፣ የተለያዩ አብረውኝ የቀጠሉ ጓደኞች አሉኝ፤ ከእነኚህ ከጓደኞቼ ጋር ጥሩ የሆነ ግንኙነት አለኝ። ከነሱ ጋርም ደግሞ የተለያዩ የማሳልፋቸው ጊዜዎች አሉ፤ እነኚን ጊዜዎች ደግሞ በአሪፍ ሁኔታ አሳልፋለው። እና በአጠቃላይ የቅርብ ጓደኛ አለኝ እና የቅርብ ጓደኛዬም ደግሞ ቅድም እንዳነሳሁት፣ በተለያየ አይነት ሁኔታ አብረን ጥሩ ግዜዎችን ምናሳልፍ ጥሩ ሁኔታዎችን ምናሳልፍ ጓደኛ አለኝ የሚለውን ነገር ማንሳት እፈልጋለሁ። እንደ አጠቃላይ ስለ "ቅርብ ጓደኛ አለህ" በሚለው ርዕስ ስር በጣም ብዙ ነገሮችን ማንሳት እችላለሁ። እና ጓደኛ ማለት መስታወት ማለት ነው። ወይ አብረን የምንኖረው ነው ጓደኛ፤ የኛን ማንነት ይገነባል የኛን ማንነት ያፈርሳል የኛን ስኬት ያፋጥናል የኛን ውድቀት ያፋጥናል የቅርብ ጓደኛ የምለው ማለት ነው። እና እኛ ላይም የፈለገውን ነገር ማድረግ ይችላል፣ መጉዳት ይችላል እና ደግሞ የተለያዩ ነገሮችን ማድረግ ይችላል፤ ስለ ቅርብ ጓደኛ ስናወራ ማለት ነው። እና ጥሩ ፈጣሪ የባረከው የቅርብ ጓደኛም ካለን እኛን ወደ ከፍታ የሚመራ፣ እና ደግሞ በቅንነት የሚያግዘን ይሆናል ማለት ነው እና እንደዛውም ደግሞ መጥፎም ጓደኛ የቅርብ ጓደኛ ካለን እንደዛው ጥሩ ላልሆነ ሁኔታ ይመራናል የሚለውን ነገር ማንሳት እፈልጋለሁ። እንደ አጠቃላይ ግን ከፈጣሪ ጋር ጥሩ ጓደኛ ቢኖረን፣ መልካም ህይወት ይኖረናል፤ መልካም ጊዜ እናሳልፋለን የተሻለ ነገሮችን ማከናወን እንችላለን። የተሻለ ከፍታ ላይ መድረስ እንችላለን። የሚረዳንም ሰው የምናወራው የልባችንን ልናወራው እና ሊመክረን ሊገስፀን የሚችል ሰው ቢኖረን መልካም ነው የሚለውን ነገር ማንሳት እፈልጋለው ማለት ነው።

በየትኛውም መተግበሪያ መልእክት ትልካለህ የሚል ነገር አለ በጣም ብዙ ነገሮችን ማንሳት እንችላለን። ያው ብዙ መተግበሪያዎች አሉ እና ደግሞ የተለያዩ ሰነዶችን እንጠቀማለን እንልካለን የተለያዩ መረጃዎችን እንልካለን የተለያዩ መተግበሪያዎችን በመጠቀም ማለት ነው። እና እነኚህ መተግበሪያዎች ደግሞ ህይወታችንን ያቀሉልናል የምንፈልገው መልእክት ሚስጥሩ በተጠበቀ ሁኔታ ከሰው ወደ ሰው በቀላሉ የምናስተላልፍበት ሁኔታ አለ ይሄ ትልቁ ጥቅማችን ነው ማለት ነው። በተለያዩ መተግበሪያዎች መጠቀም ከአንዱ ወደ አንዱ መልእክት መላክ መቻላችን ማለት ነው ብዬ ነው የማስበው። እና እነኝህ መተግበሪያዎች እንዳለ የተለያዩ ጥቅሞች እንዳላቸው ሁሉ ማንሳት እንችላለን። እና ምንድነው? ይሄ እነዚህ መተግበሪያዎች ጥቅማቸውም አንፃር የተለያዩ መተግበሪያዎችን እጠቀማለሁ በቀላሉ ፎቶ እንኳን ለመላክ መተግባሪዎችን ተጠቅመን ነው ዛሬ የምንልከው መረጃዎችን የምንልከው በተለይ መተግባሪያዎች በመጠቀም ነው። እነኚህ እነኚህ ነገሮች ደግሞ የተለያዩ ፎቶዎች ሊሆኑ ይችላሉ የተለያዩ መመሪያዎች ይሆናሉ የተለያዩ ዶክመንቶች ሊሆኑ ይችላሉ። እና እነኚህ መመሪያ በተለያዩ ነገሮች መጠቀም በቀላሉ ካለንበት ቦታ ሆነን እንደውም ደግሞ የትምህርት ማስረጃ ሊሆን ይችላል። ካለንበት ሆነን በቀላሉ እነኚህ ማስረጃዎችን ልክና በእነኚህ ማስረጃዎችን ደግሞ ለሚፈልጉ አካል ለምሳሌ ሩቅ ቦታ እንኳን ቢሆን እዛ ሰውዬጋ ድረስ መሄድ ለይጠበቅብን ይችላል በቀላሉ ያንን መረጃ ለዛ ሰውዬ በቀላሉ በመላክ የምፈልገውን መረጃ ለሚፈለገው አካል መድረስ እንችላለን ማለት ነው። እና ከዚህ አንፃር ብዙ መተግበሪያዎችን እጠቀማለው እኔ እንደ አንድ ግለሰብ የቴሌግራም መተግበሪያን በደንብ እጠቀማለሁ። ይሄ መተግበሪያ ምንድነው? ትምህርት ቀጥታ ኦንላይን መማር እችላለሁ። ቀጥታ ሜንታሊቲን በመጠቀም ትምህርቴን በቀጥታ ኦንላይን መማር እችላለሁ። ከዛ ሲቀጥል ደግሞ የለያዩ ሰነዶችን መላላክ እችላለሁ። እንድሁም ደግሞ አንዳንድ በምፈልጋቸው ፋይሎች በቀላሉ ተቀብዬ መጠቀም እችላለሁ። እና ከዚህ አንፃር ብዙ ቴሌግራም የሚባለውን መተግበሪያ በሚገባ እጠቀማለሁ። እንዲሁም ደግሞ የፌስቡክ መተግበሪያን እጠቀማለሁ። የተለያዩ ፎቶዎችን ለማለት ለሰው ለመላክ እንዲሁ ደግሞ ሰዎችን በቅርበት የማናገኛቸውን ምናልባት በቴሌግራም ፈልገን እነኛ ሰዎች ማግኘት ብንፈልጋቸው መተግበሪያዎች መጠቀም ቴሌግራምን እጠቀማለሁ ማለት ነው። እና ግን አብዛኛው ጊዜ አብዛኛው እኔ ቴሌግራምን ነው የምጠቀመው አንዳንዴ ኢሞን የምትጠቀምባቸው ሁኔታዎች አሉ። ግን እንደ አስፈላጊነቱ መልእክት ለመላክ ብዙ ጊዜ የምጠቀምበት ቴሌግራም ነው። ቴሌግራምን ምንድነው? የመረጥኩት ቀጥታ በጣም ቴሌግራም ብዙ ጠቃሚ ነገሮችን አግንቸበታው ኦንላይን ቀጥታ ላይቭ ክላስ መማር እንችላለን። በቀጥታ ስርጭት ክላሳችንን መማር እንችላለን የምፈልገውን ነገር የማንኛውንም ትምህርት ቢሆን ቀጥታ በቀጥታ ስርጭት ከሚፈለገው አካል ለተማሪዎች መድረስ ይችላል። ይሄ ደግሞ ትልቁ ጥቅም እና አስፈላጊ ነገር ነው ብዬ አስባለሁ። እና ከዛ አንፃር ይሄ መተግበሪያ በጣም አስፈላጊ እና ጠቃሚ ሆኖ አግኝቼዋለሁ። እንዲሁም ደግሞ ቀላሉ ፋይሎችን መተግበሪያዎችን በቀላሉ ለሚፈለገው አካል ማድረስ እንችላለን ቴሌግራም መተግበሪያን በመጠቀም ማለት ነው። እና የተለያዩ ፎቶዎችንም የተለያዩ ሰነዶችንም በቀላሉ ለሚመለከተው አካል እናደርሳለን። እና ከዛ አንፃር በጣም ብዙ መተግበሪያዎችን እንጠቀማለን እኔ በእነኛው መተግበሪያዎች ውስጥ ብዙ መልእክቶችን ከሰው ወደ ሰው እልካለሁ የተለያዩ መልእክቶችን እቀበላለሁ። እና አብዛኛው መተግበሪያዎች ደግሞ እነ ሚሴንጀርም አሉ እነሱንም እጠቀማለሁ ግን በጣም ውጤታማ ነው። ብዬ የማስበው የተለያዩ መተግበሪያዎች ከምትጠቀምባቸው መተግበሪያዎች ውስጥ አንዱ ቴሌግራም በጣም ውጤታማ ነው ብዬ አስባለሁ። በጣም ብዙ ነገሮቹ የተሻሉ እንትን ናቸው። እና ሚሴንጀርም እንደዛው መልእክት ለመላላክ ሊሆን ይችላል ከሰው ጋር ለማውራት ሊሆን ይችላል። እና አንዳንድ መረጃዎችንም ለመላላክ በጣም ጠቃሚ ሆኖ አግኝቼዋለሁ። እና ደግሞ አንዳንድ ዶክመንቶችን በቀጥታ እዛ ላይ በራሳችን ስም በተከፈተ ሰነድ ውስጥ እዛ ውስጥ በማስቀመጥ የምንፈልገው መረጃ እንዳይጠፋብን ማድረግ እንችላለን። የቴሌግራም መተግበሪያ በጣም ሚስጥራዊነቱ የተጠበቀ መረጃ አያይዙም ውጤታማ የሆነ መተግበሪያ ከመሆኑ አንፃር ማለት ነው። እና በጣም ብዙ መልእክቶችን ተጠቅሜበታለሁ። ለትምህርት ለመማርም የተለያዩ ቀጥታ የሚተላለፉ መረጃዎችን ራሱ በቀጥታ የማገኝበት ትልቁ መተግበሪያ መጠቀም መተግበሪያ ቴሌግራም የሚባለው መተግበሪያ በሚገባ እጠቀማለሁ። በጣም ውጤታማ ኔኝ እሱን በመጠቀም በጣም ብዙ መረጃዎችንም እያገኘሁበት እገኛለሁ። የመተግበሪያም ደግሞ በጣም ከሌሎቹ አንፃር በጣም የተሻለ በጣም ውጤታማ የሆነ ጥሩ መተግበሪያ ነው። እና በጣም የተመቸን መተግበሪያ ነው። ማለት እንዲሁም ደግሞ ሌሎችም አሉ ብዙ መተግበሪያዎችን እንጠቀማለን እነ ዙም ልንጠቀም ይችላል። ከሰው ጋር ሀሳብን ለመካፈል ቀጥታ ስርጭት ላይ በመግባት ከነኛ ጋር ለመውራት የምጠቀምበት ሁኔታ አለ። ነገር ግን እንደ አጠቃላይ ግን እኔ በጣም የተመቸኝ መተግበሪያ ምንድነው? የቴሌግራም መተግበሪያ ግን እንደ አጠቃላይ በጣም የምጠቀመው እና መልእክት የምልክበት እሱ ነው የምለው ነገር ማንሳት እፈልጋለሁ ማለት ነው። ይሄን ይመስላል።